የምወደው እንስሳ በብዛት የቤት እንስሳ ሲሆን የቤት እንስሳ እንድወድ ያደረገኝ አንዱ ካለን ቀረቤታ አንፃር እንዲሁም ደግሞ የቤት እንስሳ ከሰው ልጅ ጋር ያላቸው ቀረቤታ እጅግ ማራኪ ስለሆነ በመጀመሪያ ደረጃ የቤት እንስሳ እወዳለሁ። ሁለተኛ ከዱር እንስሳ የምወዳቸው ቢኖርም ነገር ግን እንደ ቤት እንስሳ ልወዳቸው አልችልም አብዛኛው የቤት እንስሳ ከሰው ጋር ቀረቤታቸው የመርዳት ያህል እንዲሁም ከሰው ጋር ያላቸው ግንኙነት እንደ ጓደኛ የመሆን ስለሆነና። በቅርብ ደግሞ የቤት እንሰሳ ስለሚገኝ እነዛ የቤት እንስሳዎች ከሰው ጋር ተላምደው ለመኖር የሚያስችል አቅም ስላላቸው የቤት እንስሳ በጣም ተመራጭ የምወደው እንስሳ ነው። ነገር ግን ይሄ ማለት ከቤት እንስሳ ውጪ የማልወዳቸው እንስሳዎች አሉ ማለት አይደለም። ነገር ግን ከቤት እንስሳ የበለጠ ከውጪ ከዱር እንስሳ የበለጠ የቤት እንስሳን አብልጬ እወዳለሁ። የቤት እንስሳ በብዛት ከምወዳቸው እንስሳት መካከል ቢሆንም ከነዛ መካከል ደግሞ እጅግ አብልጬ የምወደው የቤት እንስሳ አለ። ከዚህም ከእነዚህም መካከል ውሻ አንዱ ነው። ውሻ በባህሪው ከሰው ጋር ቀረቤታ ያለው እንስሳ ሲሆን እለት እለት ከሰው ጋር ያለው ግንኙነት የተሻለ የሆነ እንዲሁም ደግሞ ከሰው ጋር ያለው ቀረቤታ የተሻለ የበለጠ ድጋፍ የሚሰጥና እንዲሁም ከሰው ጋር ያለው ቀረቤታ ነገሮችን የሚረዳበት ሁኔታም ቢሆን ከሌሎች እንስሳ የተሻለ ያደርገዋል። በሁለተኛ ደረጃ የምወደው የቤት እንስሳ ቢኖር ድመት ነው። ድመት በአብዛኛው የኛ አካባቢ የምንጠቀመው ለተለያዩ ተግባራት እንዲሁም ለተለያዩ ቤት ውስጥ ለሚያስቸግሩ እንደ አይጥ ላሉ ማደን ቢሆንም ድመት በስነ ስርዓት ከተያዘችና ወይም በስነ ስርዓት ከተያዘ ድመት ከሰው ጋር ያለው ቀረቤታ የተሻለ ነው። እነዚህ ሁለት እንስሳዎች ደረጃ ስጥ ብባል ሁለቱን እንስሳዎች የመጀመሪያ ውሻ እወዳለሁ ሁለተኛ ደግሞ ድመት እወዳለሁ። ከዚህ ሌላ ደግሞ የምወዳቸው የቤት እንስሳዎች አሉ። ለምሳሌ እንደ በግ፣ ፍየል፣ አህያ እንደዚህ አይነት እንስሳዎች እወዳለሁ ስለዚህ የቤት እንስሳ እወዳለሁ እነዚህ የጠቀስኳቸው እንስሳዎች ደግሞ እጅግ ደስ ይሉኛል። ነገር ግን አንድ መናገር የምፈልገው ነገር ቢሆን ውሻ የታማኝነትም ምልክት ተደርጎ የሚወሰድ እንስሳ ነው የታማኝነት ምልክቱንም ብናይ ውሻ በባህሪው ከለመደ ባለቤቱን ከለመደና ካወቀ ባለቤቱን የመጠበቅ ባለቤቱን የመንከባከብ እንዲሁም ከተለያዩ አደጋዎች አስቀድሞ በመጠበቅ ባለቤቱን የሚረዳና የሚያግዝ እንስሳ ነው ስለዚህ ውሻ እጅግ ተወዳጅ የሆነ እንስሳ ነው። በእኛም ማህበረሰብ ውሻን ማሳደግ እንደ ልምድና እንዲሁም ደግሞ ውሻን መንከባከብ እንደ ትልቅ ነገር ስለሚታይ ውሻ ተወዳጅ እንስሳ ነው። ወደ ሌላ ወደ ዱር እንስሳ ብንመጣ ደግሞ አብዛኛው የዱር እንስሳ የምወድበት ምክንያት ያላቸው የሰውነት ቆዳ እንደውም እንዲሁም ደግሞ ያላቸው ግርማ ሞገስን በተመለከተ ከእሱ ጋር አያይዤ የዱር እንስሳትን የምወድበት ምክንያት አለኝ ከእነዚህ መካከል አንበሳን እጅግ የምወደው በባህላችንም ደግሞ የጀግንነት የተዋጊነት ምልክትም ተደርጎ የሚወሰድ ስለሆነ አንበሳ እወዳለሁ። በተጨማሪም ባላቸው ቆዳ እንዲሁም ደግሞ ባላቸው የተለያዩ ገጽታ ምክንያት እንደ ነብር የሜዳ አህያን የመሳሰሉ የዱር እንስሳትን እጅግ አድርጌ እወዳለሁ። በተጨማሪም እነዚህን ሁለቱን የዱር እንስሳትና የቤት እንስሳትን ጠቅለል አድርጌ ለመግለጽ ያህል እንስሳት የዱርም ይሁን የዱርም ሆነ የቤት እንስሳት ባላቸው ጠባይ እና ባላቸው ተላምዶ እንዲሁም ባላቸው ቀረቤታ የተነሳ እንዲሁም ደግሞ የዱር እንስሳትን ብንመለከት ደግሞ ባላቸው ሳቢነት ባላቸው ተወዳጅነት በመመርኮዝ እነዚህን እንስሳቶች የመውደድ ጠባይ አለኝ። እነዚህን እንስሳቶች የምወድባቸው ምክንያት ከላይ እንደገለጽኩት ቢሆንም ነገር ግን አንዳንዴ የዱር እንስሳት ሆነው እንዲሁም የቤት እንስሳት ሆነው ለሰው ጠባይና ለሰው ባህሪ የማይመቹ ሆነው ሲገኙ እነዚህን እንስሳቶች የማቅረብም ሆነ የመልመድም እንዲሁም ደግሞ እነዚህን እንስሳቶች የመውደድ ጠባይ የለኝም። ነገር ግን እንደ ላይ ከላይ እንደጠቀስኩት የቤት እንስሳ እወዳለሁ የዱር እንስሳትም እወዳለሁ የምወድባቸውም ምክንያቶች ከላይ እንደጠቀስኩትና እንደተናገርኩት እንዲሁም እንዳስረዳሁት ነው። ስለዚህ የዶር እንስሳት በጣም ያስደስተኛል እወዳለሁ። የቤት እንስሳ። እወዳለሁ በጣም እጅግ እወዳለሁ። ከምወዳቸውም የቤት እንስሳት መካከል ከላይ እንደጠቀስኩት እጅግ የሚማርከኝ

አዎ ዋይፋይ እጠቀማለሁ ዋይፋይ የሚያገለግለው ለተለያዩ የ ወይ ግንኙነቶች ወይም ደግሞ በስልኬም ይሁን በላፕቶፕ ወይም ደግሞ በስልክ ለምሰራቸው ስራዎች እንዲሁም በላፕቶፕ ለምሰራቸው ስራዎች የሚያገለግለኝ የ የ የአጋዥ የሆነ አንዱ ትልቁ መሳሪያ ስለሆነ ዋይፋይ ይጠቀማሉ ዋይፋይ በብዛት የምጠቀመው ለስራ ነው። ነገር ግን አንዳንድ ጊዜም ደግሞ ዋይፋይ ባለበት አካባቢ በምሆንበት ሰዓት ለተለያዩ ለመዝናኛ የሚያገለግሉ ነገሮችን እንደ ዜና የመዝናኛ ነገሮችን ለማዳመጥ ይጠቅመኛል ይህ ማለት የሚሰጠኝ እድል ብዙ ነው ዋይፋይ በመኖሩ የምጠቀመው በብዛት ከምንድነው ከማህበራዊ ድረ ገጽ ጋር ያገናኘኛል በቀላሉም ደግሞ ያለኝን ግንኙነት በማስፋት የተለያዩ መረጃዎችን በቀላሉ እንዳገኝ ስለሚረዳኝ ዋይፋይ ይጠቀማሉ። ሌላው ዋይፋይ የምጠቀመው ምንድነው ከጓደኞቼ ጋር ያለኝን የግንኙነት ሂደት ጠንካራ ለማድረግ እና እንዲሁም ደግሞ በጓደኝነት ህይወት የሚያጋጥሙንን የተለያዩ ነገሮችን ለመነጋገር በተለያዩ የማህበራዊ ድረ ገጾች በምንገናኝበት ሰዓት ይህንን መገናኛ ድህረ ገጽ በመጠቀም ለማውራት የሚያስችል ነገር ስለሚፈጥርልኝ ዋይፋይን እጠቀማለሁ። በተለይ በተለይ በአሁኑ ጊዜ ዋይፋይ ያለው አገልግሎት እጅግ እጅግ ብዙ ነው በሞባይልም ሆነ እንዲሁም በላፕቶፕ ለሚሰሩ የተለያዩ የቤት ውስጥ ስራዎች የሚያገለግል እርዳታ አለ ማግኘት ከእንደዚህ አይነት የግንኙነት ሁኔታ ውስጥ መኖር ትልቅ ጠቀሜታ አለው ስለዚህ ዋይፋይ ያለው ብዙ ዘርፈ ብዙ ጠቀሜታ ስላለው ዋይፋይ እጠቀማለሁ። ሌላው መጨመር የምፈልገው ነገር በዋይፋይ ዙሪያ ምንድነው ዋይፋይ አብዛኛውን ጊዜ በቤት ውስጥ በመኖሩ የክፍያ አገልግሎቱም ቢሆን ጥቂት በመሆኑ የሂሳብ ሁኔታውን ለመቀነስ ወይም ደግሞ ያለኝን ሂሳብ በማመጣጠን ለዚህ ክፍያ የሚረዳውን ነገር ለማድረግ የሚያስችል ነገር ስለሆነ ዋይፋይን እጠቀማለሁ። በዚህና በተለያዩ ምክንያቶች ዋይፋይን እጠቀማለሁ በተለይ በተለይ አሁን ባለው የማህበራዊ ግን ሂደት ውስጥ ትልቅ አስተዋጽኦ ስላለው ዋይፋይ እጅግ አስፈላጊ እንደመሆኑ መጠን እኔም ያንን ተረድቼ በቤት ውስጥ ይህንን አገልግሎት ለማግኘት የሚያስችለውን አጠቃላይ ሂደቶችን ተከትዬ በመሄድ እና በማስተካከል እንዲሁም እቤት ውስጥ እንዲኖር በማድረግ ዋይፋይ ለመጠቀም ችያለሁ ዋይፋይ በብዛት እየተለመደና እየተንሰራፋ ያለን እንደውም እየተስፋፋ ያለ የግንኙነት መስመርን ለማድረግ የሚያስችል ብዙ ሁኔታዎችን ስለሚፈጥር ዋይፋይ እጅግ አስፈላጊ ነገር ሆኖ አግኝቼዋለሁ። ስለዚህም በአሁኑ ሰዓት በብዛት በመኖሪያ ቤቶች እና በተለያዩ የስራ ቦታዎችም ቢሆን ይህንን አገልግሎት የሚጠቀም ሰው በብዛት ይገኛል። ይህ የሆነበት ትልቁ ምክንያት በእነዚህ በምጠቅሳቸው ዋና ዋና ምክንያቶች ነው የመጀመሪያው የዋጋው ዋጋው በጣም አነስተኛ በመሆኑ ሁለተኛ የመቆራረጥ ሁኔታው እጅግ ዝቅተኛ መሆኑ ሶስተኛው በቀላሉ ነገሮችን ለማድረግ እና በቀላሉ ነገሮችን ለመገናኘትም ሆነ ስራንም ለመስራት የሚያስችል በቂ ሁኔታዎችን ስለሚፈጥር ዋይፋይን እጠቀማለሁ። ነገር ግን አልፎ አልፎ ባለው የተለያዩ ሁኔታዎች ምክንያት በሚቋረጥበት ሰዓት ስራን የመጉዳት እና ስራን ደግሞ የማቋረጥ ሁኔታ ይፈጥራል ይሄ እጅግ በጣም የሚያሳዝን ነገር ሆኖ ሳለ ነገር ግን የተሻለ የሆነ የተሻለ ሁኔታዎችን ስለሚፈጥር ዋይፋይን መጠቀም ከሁሉም በላይ ጥሩ ሁኔታዎችን ይፈጥራል። ሌላው የመጨረሻውና ማለት የምፈልገው ነገር ምንድነው? ዋይፋይ በዋይፋይ መጠቀም የነገሮችን ሂደት ያቀላጥፋል ለምሳሌ አንድ ስራን ለመስራት በዋይፋይ በመጠቀም የተለያዩ መረጃዎችን ከተለያዩ ምንጮች በማግኘት እና ያንን ምንጭ ወደ አንድ በማድረግ ዋይፋይን በመጠቀም ማለት ነው። ያንን ምንጭ ወደ አንድ ማድረግ ስራን በተቀናጀ መልኩና በሰመረ መልኩ ለመስራት የሚያስችል ትልቅ አስተዋጽኦ የሚያደርግ ስለሆነ ዋይፋይን በእነዚህና በጠቀስኳቸው ምክንያቶች እጠቀማለሁ።

መተግበሪያዎችን አወርዳለሁ መተግበሪያዎችን ብዙ አይነት መተግበሪያዎች ቢኖሩ ለኔ ይጠቅማል የምላቸውን መተግበሪያዎችን አወርዳለሁ። እነዚህ መተግበሪያዎች በተለይ በተለይ በጣም ጠቃሚ የሆኑ መተግበሪያዎችን ለኔ የሚያስፈልጉኝ መተግበሪያዎች የምላቸውን መተግበሪያዎች በመጠቀም ለተለያዩ ነገሮች ስለማውላቸው መተግበሪያዎችን አወርዳለሁ። መተግበሪያዎች በብዛት ከፕሌይ ስቶር ማውረድ ደስ ይለኛል ምክንያቱም ስልኬም የሚፈቅደው ያንን ነገር ስለሆነ መተግበሪያዎችን የማወርድበት ዋናኛ ምክንያት። አንደኛ ለተለያዩ ማህበራዊ ግንኙነቶች እንደገና ደግሞ እውቀት የሚሰጡኝን ነገሮች ለመከወን የሚያስችሉ መተግበሪያዎችን በብዛት እጠቀማለሁ። መተግበሪያዎችን በማወርድበት ሰዓት የተለያዩ ጥንቃቄዎችን አደርጋለሁ አብዛኛውን ጊዜ መተግበሪያዎችን በምናወርድበት ሰዓት ያልሆኑ መተግበሪያዎች ስለሚገጥሙንና የማይገቡ ነገሮችን ስለማይ እነዛን መተግበሪያዎች በመለየት አወርዳለሁ። መተግበሪያዎች በብዛት የምጠቀመው አብዛኛውን ጊዜ ለተለያዩ ማህበራዊ ግንኙነቴን የሚያሰፉልኝ መተግበሪያዎችን እጠቀማለሁ። ስም ለመጥቀስ ብችል ጥሩ ነበር ነገር ግን ስም የማልጠቅሳቸው ብዙ መተግበሪያዎችን አወርዳለሁ ነገር ግን እነዚህ መተግበሪያዎችን የምጠቀመው በብዛት በብዛት ከማህበራዊ ግንኙነት ጋር የተያያዙና ለስራም የሚረዱኝ አንዳንድ መተግበሪያዎችን በመጠቀም እነዚህ መተግበሪያዎቼን አወርዳለሁ። መተግበሪያዎችን አብዛኛውን ጊዜ ለማውረድ የሚያስችሉኝን ነገሮችን በምጠቀምበት ሰዓት መተግበሪያዎችን ከሚ ከሚገባው በላይ መተግበሪያዎችን በተለያዩ ምክንያቶች በመጠምዘዝ ለማይገባ ነገር የሚያውሉ የተለያዩ ሌባዎችና ቀማኞች ስላሉ መተግበሪያዎችን በጣም በጥንቃቄና ለይቶ ማውረድ አንዱ ትልቅ ጥበብ ይመስለኛል። ምክንያቱም መተግበሪያን በምናወርድበት ሰዓት ላልተገባ አላማ የሚውሉ በዛ ስም የተከፈቱ መተግበሪያዎች ወይም በስም ተመሳሳይነት ያሉ መተግበሪያዎች ስለሚኖሩ መተግበሪያዎችን በምናወርድበት ሰዓት እነዚህን ጥንቃቄዎች ማድረግ ተገቢ ይመስለኛል። እነዚህን ጥንቃቄዎች እንዴት እናድርግ መጀመሪያ ከትክክለኛው ምንጭ በመጠየቅ ወይም ከትክክለኛው ምንጭ በማግኘት እነዛን መተግበሪያዎች መጫን። ሁለተኛም እነዛን መተግበሪያዎች ከመክፈታችን በፊት የዛ መተግበሪያ የዛ መተግበሪያ መፃ የተጸገበረበት ወይም የተሰራበትን ቦታ ትክክለኛ ምንጭ ካገኘን እነዛን መተግበሪያዎች በምናወርድበት ሰዓት ያንን ሊለይልን የሚችል የተለያዩ ሁኔታዎችን መጠቀም። ሁለተኛ ሶስተኛ ደግሞ መተግበሪያዎችን በምናወርድበት ሰዓት ተገቢ ናቸው ወይ ወይ ያ መተግበሪያ ምን ያህል ይጠቅመኛል ለኔ አስፈላጊ ነው ወይ የሚለውን በስነ ስርዓት ማወቅና መለየት የተሻለ ሁኔታዎችን ይፈጥራል። ነገር ግን መተግበሪያዎችን በምናወርድበት ሰዓት እነዚህን ጥንቃቄዎች የማንከተል ከሆነ መተግበሪያው ለተገቢ አላማ የተሰራውን መተግበያ መተግበሪያ ላናገኘው እንችላለን። ስለዚህ ያ ወደ ምን ይወስደናል ለተሳሳተ አላማ የተሰሩ መተግበሪያዎችን በማውረድ ላልተገቡ ነገሮች እንጋለጣለን ማለት ነው። ስለዚህ መተግበሪያዎችን በምናወርድበት ሰዓት እነዚህን ነገሮች ከቀድሞ ሁኔታ ውስጥ አስገብተን መተግበሪያውን መጠቀም ያስፈልጋል። ዛሬ በጣም ብዙ መተገበሪያዎች ይሰራሉ ብዙ አይነት መተገበሪያዎችም ይተገበራሉ እነዚህን መተገበሪያዎች ግን ሁሉም አስፈላጊ ናቸው ወይ ብለን በምንጠይቅበት ሰዓት ሁሉም አስፈላጊ አይደለም። ነገር ግን አስፈላጊውን መተግበሪያ ከማያስፈልገውን መተግበሪያ ከመለየት ለመለየት የሚያስችሉን ብዙ አይነት ብልሃቶች አሉ ከእነዚህ መካከል አንደኛ የተጠቀመባቸውን ሰዎች በመጠየቅ ያን መተግበሪያ ትክክል እንደሆነ ለምን አላማ እንደሚጠቅም ምን እንደሚሰራ ካወቅን ያንን መተግበሪያ በማውረድ መጠቀም እንችላለን። ሁለተኛ ነገር በስነ ስርዓት የተፈተኑ ብቃቱን ያለፉ እነዚህ መተግበሪያዎች በስነ ስርዓት የምንጠቀምባቸው መሆኑን ማረጋገጥ አንዱ ትልቅ ብልሃት ይመስለኛል። ስለዚህ መተግበሪያዎችን በምናወርድበት ሰዓት እነዚህ መተግበሪያዎች ምን ያህል ብቁ ናቸው ምን ያህል ይጠቅማሉ ምን ያህል አስፈላጊ ናቸው የሚለውን ነገር ለይተን ማወቅ ያስፈልጋል። ሌላው በተጨማሪ መናገር የምፈልገው ምንድነው መተግበሪያዎች በብዛት ዛሬ የ በብዛት በሌቦች የተጠለፉ መተግበሪያዎች ይጫናሉ ምክንያቱም ምንጫቸው ያልታወቀ ስለሆነ ስለዚህ እንዴት እናድርግ እነዚህን መተግበሪዎች በምንፈልግበት ሰዓት እንዴት እናድርግ? አንደኛ የመጀመሪያው ነገር እንደ ቅድም እንደተናገ ከትክክለኛ ምንጭ በማወቅና በመጠየቅ እነዚህን መተግበሪያዎች ፈልገን መጫን ያስፈልገናል። ስለዚህ መተግበሪያ አዎ አወርዳለሁ ትክክለኛ መተግበሪያዎችንም ለመጠቀም እሞክራለሁ

የስራ ቦታ ደህንነትን በተመለከተ ለመናገር የምፈልገው የስራ ቦታ ደህንነት ሲባል አብዛኛውን ጊዜ ምን አይነት ደህንነት የሚለውን ነገር መመለስ ያስፈልጋል? የስራ ደህንነት ሲባል ከምን አንፃር የስራ ደህንነት ቦታ ሲባል ከምን ከምን መስፈርቶች መለኪያዎች አንፃር የሚለውን ማወቅ ያስፈልጋል? የኔ ስራ ቦታ ደህንነት ጥሩ የሚባል ነው ከምን አንፃር አንደኛ ለስራ በቂ የሆነ በቂ የሆነ ቦታ አለኝ ሁለተኛ ነገር ደግሞ ስራውን በምሰራበት ሰዓት ማንኛውም የሚረብሸኝ ነገር በዙሪያዬ የለም። ሶስተኛ ነገር ደግሞ ስራዬን በምከውንበት ሰዓት ለስራዬ በቂ የሆነ እንቅስቃሴ ሌያደርግ ሊያደርግበት የሚችል ወይም ደግሞ ለስራዬ ብቁ የሆነ የተለያዩ ነገሮችን ምከዉንባቸው የምከውንበት ቦታ ስላለኝ የስራ ቦታ ደህንነቴ ጥሩ ነው እላለሁ። ነገር ግን የስራ ቦታ ልህነት ከእነዚህ ነገሮች ብቻ አንፃር ነው ወይ የሚለካው የሚባለው ከእነዚህ ነገሮች ብቻ አንፃር መለካት ያለበት አይመስለኝም። የስራ ደህንነት ሲባል አንደኛ ለስራው ምናህል ደህና ቦታ ነው የሚለው ብቻ ሳይሆን የስራ ደህንነት ሲባል የመጀመሪያው ነገር መምጣት ያለበት ለስራው የሚያስፈልገው ቦታ በቂ ነው ወይ ብቁ ነው የሚለውን ነገርም መመለስ። ሁለተኛ ነገር የስራ ደህንነትን በተመለከተ አደጋ ላይ ሊያጋልጡ የሚችሉ ማንኛውም ነገሮች በስራችን አካባቢ መኖሩን ማረጋገጥ ሶስተኛ ነገር ደግሞ እኛ ላይ ጉዳት ሊያደርሱ የሚችሉ የተለያዩ ጥቃት ሊያደርሱ የሚችሉ ሶስተኛ ወገኖችን በአካባቢያችን አለመኖሩ ይህንን የስራ ደህንነት ለማረጋገጥ የሚያስችሉ ነገሮች ናቸው። ሌላው በተጨማሪ የስራ ደህንነት ቦታን በተመለከተ ስንመለከት አንደኛ ያ ቦታ ከእኛ የስራ ቦታ ወይም ከመኖሪያ ቦታችን ምን ያህል እርቀት ራሱ መኖረው የስራ ድህነት ቦታችንን ይወስነዋል ብዬ አስባለሁ ለምሳሌ አንድ ሰው ከሩቅ ቦታ ተነስቶ መጥቶ ስራ በሚገባበት ሰዓት የተለያዩ ድካሞች ስለሚሰማው ስራውን በአግባቡ ለመከወን የሚያስችል በቂ የሆነ ጉልበት ይኖረዋል ተብሎ ስለማይታሰብ የስራ ቦታ ደህንነትን ከእነዚህ ነገሮችም አንፃር መለካት ያስፈልጋል። ስለዚህ በተቻለን አቅም እኛ የስራ ቦታ ደህንነታችንንም በግላችን የመጠበቅም ሀላፊነት አለብን ይህንን የምናደርገው አንደኛ ለስራ ቦታችን ቅርብ የሆነ የመኖሪያ አካባቢ በመምረጥ እና ለስራው በቂ ትኩረት እንድንሰጥ የሚያስችል በቂ የሆነ ጉልበት እንድናገኝ የሚያስችል ሁኔታዎችን የሚፈጥሩትን እንደዚህ አይነት ነገሮችን በመከወን የስራ ቦታ ደህንነታችንን ማረጋገጥ እንችላለን። ሁለተኛው ወሳኝ ነጥብ የምንለው የስራ ቦታ ደህንነት በቂ የሆነ አየር አለው ወይ በቂ የሆነ የመንቀሳቀሻ ቦታ አለው ወይ በባህሬው ስራ አድካሚ ስለሆነ እነዚህን ነገሮችን ካላገኘን የስራችን ውጤታማነት የሚለካበት ሁኔታ በጣም አነሰ ይሆናል ማለት ነው ስለዚህ የስራ ቦታ ደንነትን በምንጠይቅበት ሰዓት እንደዚህ ሁለት ነገሮች አብረው የሚሄዱ ይመስለኛል። የስራ ቦታ ደህንነትን ከእነዚህ ነገሮች አንፃር ከተመለከትን ነው ለምሳሌ በቂ የሆነ ቦታ ካለን ስራችንን ሰርተን ወይም ከውነን የተወሰነ እረፍት ለማድረግ በምንፈልግበት ሰዓት የተወሰነ እረፍት ያንን የሚሰጠን የቦታችን ደህንነት ነው ምክንያቱም ሰፋ ያለ ቦታ ከሆነ እንደፈለግን ተንቀሳቅሰን ራሳችንን አሳርፈን ወደ ስራው የምንመለስበትን ሁኔታ ስለሚፈጥር ማለት ነው። ሌላኛው በቂ የሆነ የአየር ዝውውር ሊኖር ይገባል ይሄ ምንድነው ከጤናችን ጋር የተያዙ ብዙ ነገሮችን ስለሚያስከትል አብዛኛውን ጊዜ ስራ ቦታዎች የታፈጉና የምቀሩ ከሆኑ ለጤናችን የማይመቹ ነገሮችን ይፈጥራል። እነዚህን ለማስወገድ የስራ ቦታ ደህንነታችንን በቂ የሆነ የአየር ዝውውር እንዲኖር በማድረግ ይህንን ነገር ማስተካከል እንችላለን ስለዚህ የስራ ቦታ ደንነትን ስንመለከት ከእነዚህ ነገሮች አንፃር መገምገም ይገባዋል ማለት ነው። ሌላው ወሳኙ ነጥብ የስራ ቦታ ደህንነትን በምናስብበት ሰዓት መምጣት ያለበት እኛን ለተለያዩ አደጋ የማያጋልጡ ነገሮች በአካባቢያችን በዙሪያችን አሉ ወይ የሚለው ነገር ነው ለምሳሌ የስራ ቦታ ደህንነትን ሊጠብቁ የሚችሉ አንዱ ዋናው መሳሪያው ብዬ የማስበው ሰላም ነው ሰላም ከሌለ በአካባቢውና በዙሪያችን የስራ ቦታ ደህንነታችን ይናጋል ማለት ነው። ስለዚህ በአካባቢያችን ያለውን ሰላም በተመለከተ የስራ ቦታ ደህንነታችን ስለሚወስን እነዚህን ነገሮች ከግምት ውስጥ ማስገባት የስራ ቦታ ደህንነታችንን የተሻለ ያደርገዋል። ስለዚህ ከእነዚህ ከላይ ከጠቀስኳቸው ነገሮች በመነሳት የኔ የስራ ቦታ ደህንነት የተሻለና የስራ ቦታ ሁኔታ ቢሆን በቂ የሆነ ደህንነቶች ያሉት ነው ለማለት እፈልጋለሁ ነገር ግን እነዚህን ነገሮች ከግምት ውስጥ በማስገባት ነው የስራ ቦታ ደህንነቴን የማረጋግጠው ማለት ነው።